እሺ አመሰግናለሁ። የምወደው ሬስቶራንት ያለው ያው ኢትዮጵያ ውስጥ እዚህ ባህር ዳር በጣም የምወደው ሬስቶራንት አለ። ስሙም ሄባና ይባላል። ሄባና ሬስቶራንት ነው። ሄባና ሬስቶራንትን በጣም ነው የምወደው። በጣም አክብሬው ምመገበው ምግብ በዛው ነው።